በየትኛው ቀን ወደ ገበያ ትሄዳለህ? ይላል ያው እንግዲህ እኔ የምኖርበት አካባቢ ምንጃር ሽንኩራ ወረዳ አራርቲ ከተማ ይባላልና እንደ ሀገራችን እንደ ኢትዮጵያ በተለያዩ ሀገራችን ክፍሎች የተለያዩ የገበያ ቀኖች አሉ እኔም ባለሁበት ከተማ የገበያችን ቀን ቅዳሜ ነው በአብዛኛው ቅዳሜ የእረፍት ቀን እንደመሆኑ የአዘቦት የበአል ቀን በመሆኑ በዛን ቀን እንግዲህ አብዛኛው ሰው ከስራ የሚቀርበት ስራ የማይሰራበት ቀን በመሆኑ በዛን ቀን ነው ገበያ ቀን ያለውና በአብዛኛው የኢትዮጵያ ህዝብ። ቀን እንግዲህ ገብ ወደ ገበያ የሚሄደው በቅዳሜ ቀን ነው። እኔም ባለሁበት አካባቢ በቅዳሜ ቀን ነው ወደ ገበያ የምንሄደው። በሌላ በሀገራችን ካሉ አካባቢዎች ውስጥ በሌሎች አካባቢዎች የሚሄዱባቸው የቀን ገበያዎች እንግዲህ ለምሳሌ ሰኞ ገበያ የሚባል አለ። እኛ ጋር ሰኞ ባልጪ ሰኞ ገበያ የሚባል አለ። ባልጪ የሚባል ቦታ በመቀጠል ቦሎ ሀሙስ ገበያ የሚባል አለ። እንደዚህ ማክሰኞ ገበያ የሚባል አለ እና የተለያዩ በየቀኑ አሉ ሀሙስ ገበያ የሚባል ሀገር ያለበት አለ እና ሁሉም እንደዚህ የየራሳቸው የቀን ገበያ አላቸው። በእኛ አካባቢ ግን በብዛት የሚታወቀው ቅዳሜ ቀን ነው እኔም በቅዳሜ ቀን ነው ገበያ የሚሄደው። በዛ ቀን እንግዲህ ብዙ ብዙ ነገሮችን እገዛለሁ ለምሳሌ ልብሶቼን እገዛለሁ አስቤዛዎቼን እገዛለሁ የጎደሉብኝን ነገሮች በብዛት የምገዛው ወጪዎችን አውጥቼ ሁሉንም ነገር አሰነዳጅቼ የምገዛው እንግዲህ በዛን ቀን ነው ማለት ነው። እና በዛን ቀን ሁልጊዜም የምጠብቀው ቀን ነው። ምክንያቱም ብዙ ብዙ እቃዎችን አዳዲስ ነገሮችን የማገኝበት ቀን ነው። የተለያዩ ነገዴዎች ከተለያየ ሀገር የሚመጡበት ቀን ነው። እና በጉጉት የሚጠበቅበት ቀን ነው። እና የዛን ቀን ብዙ ብዙ ነገሮች አሉ እና ሲቀጥል ደግሞ ተጨማሪ ስራ መስራት የሚያስችልበት ቀን ነው። ምክንያቱም ንግድ ቅዳሜ ቀን ብቻ መስራት ይቻላል። ሌላ ከቢሮ ስራ ውጪ በተረፈ በቅዳሜ ቀን በዛን ቀን ለራስ ስራ መስራት ይቻላል እና እንደዛም አይነት ስራ የሚሰራበት ቀን በመሆኑ ያንን ቀን በጣም እወደዋለሁ። እና እንግዲህ ቅዳሜ ቀን በአካባቢያችን በጣም ገበያ ቀን ነውና ያ የገበያ ቀን በጣም ስራ የሚሰራበት ቀን ነው። እና ብዙ ብዙ የገበያ ቀኖች አሉ እኔም ልብሴን እገዛለሁ እንደ ሳሙና እገዛለሁ ዘይት የምግብ ማብሰያዎችን እገዛለሁ። ስኳር እገዛለሁ የምግብ አይነቶች እነዚህ ፍታ ፍራፍሬ አትክልቶች እንደ ሙዝ ፓፓያ ሀባብ አይነቶችን በዛን ቀን ገበያ እገዛለሁ እና ብዙ ብዙ የምገዛቸው ነገሮች አሉ። የዛን ቀን ቅዳሜ ቀን በተለያየ ጊዜ ሁልጊዜ በሳምንቱም የሚያልቁ አስቤዛዎች አሉ እንደ ዘይት ጨው በሳምንቱም ያልቁ ሳሙና በሳምንቱ የሚያልቅበት ጊዜ ነው ያለው እና እነዛ እነዛን ቀኑ ጊዜዎች እንግዲህ እቃዎች የምገዛው በቅዳሜ ቀን ነው። ወደ ገበያም የምሄድበት ቀን የዛን ቀን በመሆኑ እንግዲህ እነዛ እነዛ ነገሮች እገዛለሁ ማለት ነው። እና በአብዛኛው የትኛውም ሰው የአካባቢያችንም የሀገራችንም ሰው እንግዲህ በእኛ አካባቢ ያለ ሰው ወደ ገበያ የሚሄደው በቅዳሜ ቀን ነው። የጎደሉበትን ያጣቸውን እቃዎች የሚገዛው እንግዲህ ቅዳሜ ቀን ነው። እኔም ቅዳሜ ቅዳሜ ሁልጊዜ አልቀርም እቃ ለመግዛት ወይም ደግሞ አዳዲስ የመጣ እቃ ካለ ልገዛ የምችለው በዛን ቀን በመሆኑ እንግዲህ በዛን ቀን ብዙ ነገር እገዛለሁ ማለት ነው። ቅዳሜ ቀን ሁልጊዜ ወደ ገበያ የምሄድበት ቀን ነው የረፍት ቀኔም እንደመሆኑ